ስልክህን ምን ያህል ግዜ ትሞላለህ? ሶስት አራት አምስት ጊዜ እሞላለሁ። ለምን ሲባል ያው ስልኬ በጣም ድንጋዩ። በጣም ከማርጄቱ የተነሳ በጣም ሁለት ሰዓት ራሱ አይቆይልኝም አንደየ ከሞላሁት። ሰላሳ ደቂቃ ምናልባት ብጠቀመው ነው ከዛ በላይ አልጠቀመውም። እና ለምንድነው እንደዚህ የሆነብኝ ብየ ሳስብ አሁን ሰው ስጠይቅ ምን ሲሉኝ በቃ ቻርጅ እያደረክ እየተጠቀምክ ነው ይሉኛል። እኔ ደግሞ በጣም ገረመኝ ገረሞ ገረሞ ይተወኛል እንጂ በዚህ መልኩ ላለመቀጠል ወሰንኩኝ። ምክንያቱም ከዚህ በፊት አንዴ እንደዛ አስሞልቼ ሰከንድ ስልክ ነበር የገዛሁት። እንደዚሁም ደግሞ ሁለተኛ ደግሞ አስሞላሁት ስልኬን ሃያ በቃ በአንድ ሺህ አሁን ከፍየ አስሞላሁት ስልኬን አስቀየሪው ድንጋዩን ማለት ነው። ከዛ በኋላ ደግሞ በሁለተኛ ደረጃ ደግሞ አሁንም። በሁለተኛ ጊዜ እንደዚህ ስልክ ቻርጅ ያደረኩኝ ስልኬን ስትጠቀሙ በዝህ መልኩ ቀጠል እና በጣም የሚያስጠላ ሆኖ አሁን አገኘሁት እና በጣም አሁን ወጪ ሊያስወጣኝ ነው። እና በቀን ሶስት አራት አስሞላዋለሁ ማለት ነው። አመሰግናለሁ።

የድምጽ መልእክት ትልካለህ ይላል አዎ እልካለሁ በምን መልኩ በቴሌግራም በዋትሳፕ። እንደዚሁም አንዳንድ ጊዜ ደግሞ በተለያዩ ነገራቶች ላይ እልካለሁ። ያው ይሄን የምልከው ስራው ጉዳይ ሲሆን አንዳንዴ ቴሌግራም ጓደኞቼ ጋር ለመጫወት እንደዛ አንዳንድ መረጃ ስንለዋወጥ በዚህ መልኩ እንላላካለን። ከዛ ውጪ ባለው ደግሞ ይሄ ዋትሳፕ ላይ ነው ዋትሳፕ በጣም እንላላካለን የ ምክንያቱም የስራ ስልክ ስለሆነ። አብዛኛውን ጊዜ ብዙ የውጭ ሀገር አገናኝ። ስራዎችን እንሰራለን እና ከዛ አንፃር ስናየው በጣም እንልካለን ይልኩኛል ከዛ በዛ መልኩ እያደረግን እንልካለን። እና መልእክት ትልካለህ በጣም በብዙም መልኩ። አሁን ላለንበት ተጨባጭ ሁኔታ በጣም ትልቅ አማራጭ ነው። ምክንያቱም ቀጥታ ከመደወል ይልቅ በድምጽ ብቻ እየተነጋገሩ መላክ ደስ ስለሚል። በዛ መልኩ እንላቀቃለን ማለት ነው

ቅጽል ስም አለህ ይላል አዎ ቅጽል ስም ነበረኝ ከዚህ ባለው የህይወት ዘይቤ ውስጥ ጥሩ ነው። ግን ህፃን ህፃን እያለሁ ምናልባት አንዳንድ እዚህ ብርሃኑ ይሉኛል አንዳንድ እዚህ በድሮ ግን አባቴ በጣም ይሄን ነገር ይጠለዋል በጣም ከመጠን በላይ። አጎቶቼ አክስቶቼ በቃ በድሮ ህፃን የሚጠሩኝ ብርሃኑ ብርሃኑ እያሉ ማለት ነው። ግን ከዛ አንፃር ስመለከተው ያሃ ሰም ዛሬ አባቴ የማይወደው ቢሆንም ግን እኔ ደስ ይለኛል። በአንጻሩ እና ይሄንን ነገር ስሜ ቅጽል ስሜ ብርሃኑ ይባላል። ትክክለኛ ስሜ። ታዛዡ ስባል። ቅጽል ስሜ ደግሞ ብርሃኑ ይባላል። እና ብዙ ጊዜ ትምህርት ቤት ስሜ ግን ታዛዡ። ሰላም እምባለው። ግን አንዳንድ ጊዜ ደግሞ ብርሃኑ እያሉ በሰፈር ስም ይጠሩኛል። ብዙ ብዙ ስሞች አሉ ግን ከነዛ ውስጥ አንዱ ብርሃኑ ነው። ግን ትክክለኛ ስሜ። ደህና ደህና ወይም ደግሞ ሰላም ማለት ነው።

በምን? ሰዓት ትነሳለህ ያው የምንነሳው ከእንቅልፌ በብዛት። አንድ ሰዓት ሁለት ሰዓት ነው ያው አግባብነት ያለው ባይሆንም አነሳሴ ማለት ነው። ምክንያቱም የሚባል መነሳት ያለብኝ አስራ ሁለት ሰዓት ነው። ያም ጸሎት ለማድረግ ግዴታ መንሳት ያለብኝ ሰዓት ነበር ከዛ አንፃር ስመለከተው። በአንድ ሰዓት በሁለት ሰዓት መነሳቴ አግባብነት የለለው ምክንያቱም ፀሀይ ከመውጣቱ በፊት ነው ይሄን ሶላት ግዴታነቱ ለኔ ላይ። ግን እኔ እያደረኩ ያለሁት ግን በዚህ መልኩ አንድ ሰዓት ላይ እንደዚህ እየተነሳሁ ነው። እና ከዛ እንደዚህ አንፃር ስመለከት ስህተት ነው መመለስ አለብኝ። ጌታዬ ይማረኝ እያልኩኝ ሁል ቀን ስራ ጸሎቴ ነው። ግን ከዛ አንፃር ስመለከተው ያው ሁኔታዎች ያሉ ያሉብኝ ሁኔታ አላውቀውም ግን ጌታየ እገዘኝ ያልኩነው አመሰግናለሁ

የምትወደው ቀለም ምንድነው? የምወደው ቀለም ነጭ ነው አንዳንዴ ጊዜ ደግሞ ግራጫ ይሄ በጥቁርና በነጭ ተቀላቀለው ያም በጣም ደስ ይለኛል። ለምን አንፃር ሲባል ነጭ የሚባለው ነገር በጣም ለታመመ ሰው መድሃኒት ነው ተብሎ ይታሰባል እንደ አከባቢው ደሞ አረንጓዴያማ ቢሆን ደስ ይላል። እንደ አከባቢ ማለት ነው። እና ከዛ አንፃር ስመለከት ለእኔ እፎይታ ለእኔ እርጋታ ለእንደዚሁ ደግሞ በቃ ዘና የምልበትን ነገር ይሰጠኛል ብዬ አስባለሁ። ለምንድነው የምትወደው? ምንድነው ለሚለው ነጭ ነው ለምን ነው የምወደው በጣም እፎይታ ስለሚሰጥ ነው።

ስለ በልጅነትህ የመኖሪያ ቤትህን ንገረኝ ይላል? ያው የቤታችን መኖሪያ ከዚህ በፊት በነበረው ሳር ቤት ሳር የምትባል ጎጆ ቤት ነበረች እናቴ እኔ እንደዚሁም ደግሞ አባቴ ሆነን በእሱ ነበር የምንኖረው። ቀስ እያልን ግን ስድስተኛ ስድስተኛ አመት ላይ ሲኖር ሲሆነኝ ያን አፍርሰን ትዝ ይለኛል። ያንን አፍርሰን ወደ ሌላ ቦታ ቤት ነበርን ወደዛ ሄድን። ከዛ በኋላ ያንን ቤት ደግሞ ቆርቁሮ ቤት ነበር ትንሽ አራት በስድስት ምናምን መቶን ቤት ነበረች ከተማ መሃል ላይ ነው። ያችን ስንኖር ስንኖር ቆይተን ከአንድ አመት ከሁለት አመት በኋላ ወደ ቤት እንደገና እዛ ቦታ ሳር ቤታችን ካፈረስናት ቦታ። ተመልሰን ትልቅ ቆርቆሮ የሰራን በጣም ቀለም ያለው በሲሚንቶ የተሰራ በጣም ሰፊ ሁለት ክፍል የሆነ አንደኛው አልጋ ቤት አንደኛው እቃ ቤት ሲሆን አንደኛው ደግሞ ሳሎን ሶስተኛ ክፍል ማለት ነው። እና ግቢያችንም ሰፋ ያለ ነበረ። ሰባት ወይም ደግሞ አስር ሜትር በሃያ ምናምን የሆነ ሜትር ነው። ግቢያችን እና ቤታችን ቆርቆሮ ቤት ነበረ። ሁለተኛው ከዚያ በኋላ እያልን አሁን ከሁለት ቆርቆሮ ቤታችን ከሰራን አስራ ሶስት አስራ አራት ብዙ ነው አስራ አምስት አመት በላይ የሆነ ነው እና። አሁን ወደ ሃያ ሁለት አመት አካባቢ ሊሆነኝ ነው በጣም በልጅነቴ ሳር ቤታችን እንደነበረ አውቃለሁ

በብእር ወይም በእርሳስ ትጽፋለህ? ይላል አይ እኔስ ምጽፈው በእርሳስ ነው ምክንያቱም የሚባል ድሮይንግ ላይ በብዛት እጠቀመው ነበር። አንዳንድ ጊዜ ደግሞ እርሳስን በብዛት ለህፃናት መጫወቻ እንደዚሁም ሌላ ሌላ ንገር አደርግላችኋለን ከዛ አንፃር ስመለከተው እርሳስን እንደኔ ትልቅ ነገር ነው ብዬ ነው ማስበው ምክንያቱም የተሳሳተከው ነገር ካለ ያስተካክላል።

ጨው ብዙ ትወዳለህ ይላል? አይ አልወድም ነው ምለው። ምክንያቱም ቢባል ጨው ሲበዛ በጣም ጎጂ ነገር ነው። ምክንያቱም ቢባል በጣም ከአፋችን ጀምሮ በጣም ጎምዛዛ የሆነ ነገር ነው። እና ያስጠላል። ያው ተጠንቀቁ ይባላል ሁለት ነጭ ነገራቶችን ይባላል አንደኛው ጨው ነው ሁለተኛው ደግሞ ስኳር ነው። እና ለሰው ልጅ ተስማሚ ነው ሚለው ነገር ግድ አስፈላጊ ነው። ግን ብዙ ሲበዛ እንደዚውም ደሞ አጠቃቀማችንን ገደብ ካላበጅን በጣም አስቸጋሪ ነገር ነው። እና ከዛ አንፃር ስንመለከተው ጨው በአግባብነት ያለው በአግባብነት ባለው መልኩ ስንጠቀመው በጣም ጠቃሚ ነገር ነው። እና ከዛ አንፃር ብንጠቀመው መልካም ነው

በየትኛው እጅ ትጽፋለህ ይላል? በየትኛው እጅ ሲባል በቀኝ እጄ ነው የምጽፈው ያው ተፈጥሮ ሆኖ በቀኝ እጄን ነው ያደለኝ አንዳንድ ሰው ደግም በግራ እጁ የሚፅፍ አለ። ያው አማረኛን ለመጻፍ በቀኝ በኩል በአማረኛም በግራ በኩል ቢጻፍ ያምራል ይመቻል። ሂደቱን ስናየው አረበኛን ደግሞ በቀኝ በኩል ብንጽፈው አጻጻፉን ከቀኝ ጀምሮ ወደ ግራ ነው የሚሄደው። እንግሊዘኛ በምናይበት ጊዜ ደግሞ በግራ አጃችን ነው የምንጀምረው እና አንዳንድ ጊዜ ልምድ ነው እንግዲህ። ተለምዶን አንዳንድ ጊዜ ከለመደብሽ በቀኝ እጂሽ ትፅፊያለሽ እና እዚህ ሲለምድብሽ ደግሞ በግራ አጅሽ ትፅፊያለሽ። እና ከዛ አንፃር ስንመለከተው እኔ የምጽፈው በቀኜ ነው ግን ይመቸኛል በእግራ እጄ ግን አልችልም። አሁንም ቢሆን

የስራ አሰራሮችን ትከተላለህ አዎ እከተላለሁ። ምክንያቱም ቢባል ነገራቶችን ለመስራት ያክል መጀመሪያ የሆነ ወንበር አሁን እንሰራ ብንል ወንበር በምን መልኩ እሰራለሁ። የሚለውን መጀመሪያ እንጨት ትገዣለሽ? ከዛች በኋላ ምን ምን ያስፈልገኛል? ሚስማር ወዘተ ወዘተተርፈን የሚያስፈልጉ ነገራቶችን በሙሉ ግድ ነው። አንድ ላይ ማስቀመጥህ ከዛ አንፃር ስንመለከተው ስነ ስርዓት መጠበቅ ቶሎ እንድንፈጥን ያደርገናል። በኋላ ያሉትን ደግሞ ቶሎ ለማስተካከልም ይረዳናል። መጀመሪያ እንጨት ለማቆም ሚስማር ብንገዛ መርሰሎ ብንይዝ ሁሉንም ነገራቶችን ካደራጀን በኋላ ሁለተኛ ደረጃ። ወንበሮችን ስትሬት ማድረግ ከዛ በኋላ አቅጣጫ ይዘን ካስቀመጥን በኋላ መምታት እንጀምራለን። ማያያዝ ነው። ይሄ ስራ ቅድመ ስርዓትን በምንጠብቅበት ሰዓት። በኋላ ብልሽትን ለማስተካከል ይጠቅመናል። እና ስርዓትን እከተላለሁ ብዬ አስባለሁ

ሙዝየም መሄድ ትወዳለህ አዎ እወዳለሁ። ምክንያቱም ቢባል የሀገራችንን ባህል በየትኛውም የሀገርን ባህል ማወቅ በላጭ ነው ግን በተለይ ደግሞ የራሳችንን ሀገር ባህል ማወቅ በላጭ ነው። ከዚህ በፊት ከዚህ በፊት አዲስ አበባ ዩኒቨርሲቲ ውስጥ የ ሀይለ ስላሴ መኖሪያ ቤት ላይ ገብቼ ነበር እና ሃያ ብር ምናምን ነው ክፍያው በ እትኤም መልኩ ነው እንደዚህ የሚያስከፍሉት። ውስጥ ጋር ገብተን ብዙ ነገራቶችን አይተናል በሰአቱ የነበሩ አልጋዎቹም ሽንት ቤት መጠቀሚያዎቹ እንደዚሁም ደግሞ ልብሶቹ አልጋዎቹ አጠቃላይ እሱ የሚጠቀማቸው የነበሩ እስከ እነ ሚስቱ የነበሩ እቃዎች ሁሉ ነበሩ። እና በዛ ታሪክ በዛ ዘመን የነበሩ ታሪኮችንም በዛው ልክ የሚገልጽ የሆኑ አለባበስ ስርዓት ከአመጋገብ እቃዎች አኗኗር ዘይቤዎች ሁለመናው የሆኑ ነገሮችን እዛ ቦታ ላይ አይቻለሁ። እና በጣም እወዳለሁ አሁንም ቢሆን እድሉን ባገኝ እንደዚህም ደሞ ብሮችን ባገኝ መሞከር እፈልጋለሁ ማየት እፈልጋለሁ እወዳለሁ ለማለት ነው

አስተያየት መቀበል ትወዳለህ ይላል አዎ እወዳለሁ። ለምን ቢባል አስተያየቶች እኔ ላይ ያሉ ችግሮች ሊሆን ይችላሉ። አስተያየቶች ለኔ ላይ ያሉ ጥሩ ሁኔታዎች ሊሆን ይችላሉ። ከዛ አንፃር የሰዎችን ልጅ ግምጋሜ መቀበል በጥሩ ሁኔታ እኛ ሳንቆጣ የትኛውንም ነገር ይናገሩ። እኛ ራሳችንን መለወጥ እስካሰብን ድረስ አስተያየቱን መቀበል መውደድ መቻል አለብን። የሰው ልጅ አስተያየትም ሀሳብም በሀሳብ መጋጨት መልካም ነው። ምክንያቱም ቢባል እኔ የሆነ ሰው አስተያየት ቢሰጠኝ እኔም በአስተያየት መልኩ ልቀይርለት እችላለሁ። ከዛ ውጪ ባለ ግን በመናደድ ወይም በሌላ ነገር ብናደርገው ራሳችንን ጎድተን። ሌላ ውስጥ እንገባለን እና ከመጉዳትም በላይ በሽተኛ ሁነን እንቀራለን። ከዛ አንፃር ስንመለከተው አስተያየትን ሁሉ መናው ጥሩ ነገር ቢሆን ጅልም ነገርም ቢሆን መጥፎም ቢሆን ጥሩ። የሰው ልጅ ልንቀበል መልካም ነገር ነው ብዬ አስባለሁ። አመሰግናለሁ እወዳለሁ